የወተት ተዋጽኦ ትወዳለህ? አዎ በጣም የወተት ተዋጾዎችን እወዳለሁ። ብዙ አይነት የወተት ተዋጾዎች አሉ። ራሱ ወተት አይብ አለ። ቅቤ አለ። ከእነዚህ የውተት ተዋጾዎች መካከል ወተት እኔ በጣም ነው የምወደው በተለይ ለቁርስ ምግብ በምጠቀምበት ጊዜ ወተትን ከዳቦ ጋር አዘውትሬ መመገብ እወዳለሁ። ወተት በጣም ጥሩ ነገሮች አሉት እንደምናውቀው ህፃናትን ለማሳደግ ወተት ብዙ ጊዜ እንጠቀማለን ይሄም ማለት የህፃናትን የወደፊት ህይወት የሚያስተካክል የአጥንታቸውን ጥንካሬ የሚያስተካክል በመሆኑ ምክንያት ነው። መቼም ወተትን የማይወድ አለ ብዬ አልገምትም። በእርግጥ አጠቃቀማችን ሊለያይ ይችላል። ወተት ከላሞች የሚገኝ ነገር ነው። ስለዚህ ተፈጥሮአዊ የሆነ ቅባት ያለው ተፈጥሮአዊ የሆኑ ይዘቶች ያሉት እንደመሆኑ መጠን ሰው ሰራሽ ስላልሆነ ተፈጥሮአዊ የሆነ ወተትን መጠቀም እወዳለሁ ማለት ነው። አርቲፊሻል ወተቶችን አልወድም ነገር ግን እነዚህ ከላም የሚገኙ ወተቶችን በጣም እወዳለሁ። ወተት ብቻ አይደለም የወተት ተዋጽኦዎችን። ስንል ለምሳሌ አይብ አለ አይብ የወተት ተዋጽኦ ነው። እንዴት እንጠቀምበታለን ወይም እንዴት ይዘጋጃል የሚለውን ነገር ስናይ መጀመሪያ ወተቱ ከተዘጋጀ በኋላ ወይም ወተቱ ታልቦ ከተጠራቀመ በኋላ የሚዘጋጅ ነው የሚሆነው ስለዚህ አይብ በጣም ደስ የሚል ነገር ነው። በተለይ በተለይ እኛ ኢትዮጵያውያን ከድሮ ወጥ ጋር ጥሩ ቁርኝት አለን። ስለዚህ ብዙ ጊዜ ዶሮ ወጥ ለብቻው አይቀርብም። ወተት የወተት ተዋጽኦ የሆነው አይብ ብዙ ጊዜ ከዶሮ ጋር ይቀርባል ዙሪያውን ሆኖ ስለዚህ አይብን ከዶሮ ጋር መጠቀም በጣም ያስደስተኛል ከዶሮ ጋር ብቻ ሳይሆን ከሽሮ ወጥም ጋር በጣም በተደጋጋሚ የምንጠቀመው የወተት ተዋጽኦ ነው። ስለዚህ አይብም በጣም ደስ የሚለኝ የወተት ተዋጽኦ ነው ስለዚህ በጣም ነው የምወደው የወተት ተዋጽኦ የሆኑ ነገሮችን በሙሉ ሌላው ቅቤ ነው ቅቤ ደግሞ እንደዚሁ የወተት ተዋጽኦ ነው። እንዴት ቅቤን እንጠቀማለን ወይም እንዴት ይዘጋጃል የሚለውን ነገር ስናይ ወተት ከተጠራቀመ በኋላ በመግፊያ ወይም ደግሞ በተጠራቀመበት እቃ ላይ በደንብ ይገፋል ለደቂቃዎች ማለት ነው። ከዛ ለሰአታትም ሊሆን ይችላል ከዛ በደንብ ከተገፋ በኋላ ቅቤው ይንሳፈፋል ያንን እየጠረጉ ያጠራቅማሉ አንድ ቦታ ማለት ነው። ቅቤ ለብዙ አይነት ነገር ያገለግላል በሀገራችን በኢትዮጵያ ለምሳሌ ፀጉርን የሚቀቡ ሰዎች አሉ። ከዛ በተጨማሪ ደግሞ ለምግብነትም የሚውል አይነት የግብይ አይነት አለ እንደየ ዝግጅቱ ይለያያል። ስለዚህ ቅቤን ለተለያየ አይነት መጠቀም እንችላለን ለምሳሌ ሰዎች ጭንቅላታቸው ሲደርቅ ወይም ደግሞ የመድረቅ ስሜት ፀጉራቸው የመድረቅ ስሜት ሲሰማው ቅቤን ይጠቀማሉ ስለዚህ ቅቤን በመቀባት የጭንቅላት ድርቀትን እናስወግዳለን ብለው ያምናሉ ማለት ነው። ስለዚህ ቅቤ መጠቀምም ራሱን የቻለ ትልቅ የጤና ገጸ በረከት አለው ማለት ነው። ሌላው ቅቤ ከተመረተ ወይም ደግሞ ከተዘጋጀ በኋላ በተለያዩ ቅመሞች ይዘጋጅና ይነጠራል እንዴት ነው የሚነጠረው? የቅቤ ቅመም የሚባሉ አሉ እነዛን የቅቤ ቅመሞች ከተገዙ በኋላ የሚፈጨው ይፈጫል የሚሞቀው ይሞቃል። ከዛ በኋላ ቅቤ ለመነጠር የተዘጋጀው ቅቤ ይመጣል ከዛ በኋላ እነዛን ቅመሞች ከቅቤው ጋር ይቀላቀሉና እሳት ላይ ይጣዳሉ ማለት ነው። ከዛ በኋላ ቅቤው በደንብ ይነጠራል በባለሙያ የሚዘጋጅ ነገር ነው። በደንብ ከተነጠረ በኋላ ለምግብነት አገልግሎት ይውላል ማለት ነው። እንዴት ነው ለምግብነት አገልግሎት የሚውለው ለምሳሌ ሽሮ ሲሰራ አንድ ማንኪያ ቅቤ ጣል ቢደረግበት ዘይት ከመጠቀም ይልቅ አንድ ማንኪያ ቅቤ ጣል ቢደረግበት ወጡ የበለጠ የሚጣፍጥ ይሆናል ማለት ነው። ለሱ ብቻ አይደለም የትኛውንም አይነት ወጥ ሲሰራ ቅቤን ብንጠቀም የበለጠ ጣፋጭ ይሆናል ተፈጥሮአዊ ይሆናል ዘመን አመጣሽውን ዘይት ስንጠቀም ከሚመጣብን ብዙ የጤና ችግር እንጠበቃለን ማለት ነው። ስለዚህ ቅቤም ወሳኝ ነው ማለት ነው። ስለዚህ እንደ አጠቃላይ የወተት ተዋጾዎችን ትወዳለህ ወይም የወተት ተዋጾ ትወዳለህ ነው ጥያቄው? አዎ በጣም ነው የምወደው የምወዳቸውም ከምወዳቸውም መሃልም በጣም የምወደው ወተትን ሲሆን እንዲሁም ቀጥሎ አይብን እወዳለሁ። ቅቤንም በጣም የምወደው ነገር ነው ስለዚህ ከወተት ተዋጾዎች መካከል ወተት አይብ ቅቤን በደንብ እወዳለሁ ማለት ነው። ስለዚህ የወተት ተዋጾዎችን ብንጠቀም ሁሉም ነገር ጥሩ ነው ማለት ነው። ተፈጠራዋዊ እንደመሆኑ የወተት ተዋጾዎችን መጠቀም ጥሩ ነው ብዬ አምናለሁ እንደኔ

ምን ያክል ጊዜ ስብሰባ ታደርጋላችሁ? ምን ያክል ጊዜ ስብሰባ ታደርጋለህ ወደሚለው ሀሳብ ልምጣና። በብዙ አይነት መልኩ ስብሰባዎችን እናካሂዳለን። ቤት ውስጥ የቤት የቤተሰብ ስብሰባ ይኖራል። በመስሪያ ቤት ውስጥ ደግሞ የሰራተኞች ስብሰባ ይኖራል። ስለዚህ በእያንዳንዱ ለመግለጽ ልሞክርና። ቤቱ ውስጥ ቢያንስ በሳምንት አንድ ጊዜ ስብሰባ እናደርጋለን ማለት ነው ለምንድነው የምናደርገው? የታወቀ ነው በሳምንቱ ውስጥ ምን አይነት ስራዎች አከናወንን። ምን አይነት ጠንካራ ጎኖች ነበሩን ምን አይነት ደካማ ጎኖች ነበሩን የትኞቹን እናስተካክል። የትኞቹን ደግሞ በጥንካሬ እንቀጥል የሚለውን ነገር ለማወቅ። በሳምንት አንድ ቀን አርብ ምሽት አልያም ደግሞ ቅዳሜ ጠዋት ስብሰባዎችን እናደርጋለን ማለት ነው። ስለዚህ በሳምንት አንድ ቀን ሁልጊዜም በቤት ውስጥ ስብሰባ እናደርጋለን ማለት ነው። ወደ መስሪያ ቤት ስንመጣ ግን ብዙ አይነት ስብሰባዎች አሉ። አጫጭር ስብሰባዎች እና በየጊዜው የሚደረጉ ስብሰባዎች አሉ። እንዲሁም ደግሞ በሩብ አመት በግማሽ አመት በአመት የሚባሉ ስብሰባዎችን እናደርጋለን ማለት ነው። ስለዚህ በመስሪያ ቤት የምናደርጋቸው ስብሰባዎች ለምሳሌ አጋጣሚ የሆኑ ነገሮች የሚፈጠሩ ከሆነ ምናልባት በወሩ ውስጥ ሁለት ጊዜ እና ከዚያ በላይ ስብሰባ ልናደርግ እንችላለን። ነገር ግን በቋሚነት እዚህ ጋር ማውራት የምንችለው ስብሰባ የምናደርገው። ለምሳሌ በአመቱ መጀመሪያ ስብሰባ ይኖራል ከዛ በኋላ በሩብ አመቱ ወይም ከሶስት ወር በኋላ። ስብሰባ ይኖራል እንደገና በአመቱ አጋማሽ ወይም ከስድስት ወር በኋላ ሌላ ስብሰባ ይኖራል ምናልባት የሩብ አመት የሚባለው ነገር ከቀጠለ በዘጠኝ ወሩ ሌላ ስብሰባ ይኖራል። ከዛ በአመቱ መጨረሻ ደግሞ ሌላ ተጨማሪ ስብሰባ ይኖራል ማለት ነው። ስለዚህ ስብሰባዎች የሚካሄዱት እንደየሁኔታውና እንደሚመጡት የሀሳብ ወይም ደግሞ ለማስተላለፍ የሚደረጉ ሀሳቦች ካሉ። እነዛን ሀሳቦች ለማስተላለፍ የሚደረጉ ስብሰባዎች ናቸው የሚሆኑት ማለት ነው። ስለዚህ ስብሰባዎች ብዙ አይነት ናቸው። በቤት ውስጥ የሚደረጉ ስብሰባዎች ግን በመደበኛነት በሳምንት አንድ ቀን ስብሰባ ይኖራል በተለይ ስለ እኔ ነው የማወራው። ምን ያክል ጊዜ ስብሰባ ታደርጋለህ ለሚለው ጥያቄ ምላሽ የሚሆነው። በቤተሰብ ደረጃ በሳምንት አንድ ቀን የግድ ስብሰባ ይኖረናል ማለት ነው። ለምሳሌ እነዚህ ስብሰባዎች አላማቸው ብዙ ነገር ሊሆን ይችላል። ለምሳሌ ልጆች ትምህርታቸውን እንዴት በአግባብ ተከታተሉ በሳምንቱ ውስጥ ምን አይነት ነገር አጋጠማቸው። ምን አይነት ጠንካራ ጎን ነበራቸው። ምን አይነት ደካማ ጎን ነበራቸው። እያንዳንዱን ነገር ለመገምገም ስብሰባዎች አስፈላጊ ሆነው ስለሚገኙ። በሳምንቱ መጨረሻ ሁልጊዜም ስብሰባዎችን እናደርግና በስብሰባው ውስጥ የሚኖረን ይዘት ምን ይሆናል? መጀመሪያ የነሱን ነገሮች ማዳመጥ ልጆቹ የሚያወሩትን ነገሮች። በደንብ ማዳመጥ ከዛ በኋላ ግን እነሱ ከተናገሯቸው ነገሮች ላይ በመነሳት ለእነሱ የምንሰጣቸው ምክር የምክር አገልግሎቶች ሊሆኑ ይችላሉ። እንደገና ደግሞ ጠንካራ ጎኖቻቸውን እንዴት ማስቀጠል እንዳለባቸው ሊሆን ይችላል። ከዛ ባሻገር ብዙ አይነት ንግግሮችን ልናደርግ እንችላለን ማለት ነው። ስለዚህ ልጆቹም ይሄ የዚህን ስብሰባ አላማ ስለሚያውቁ ወይም ስለሚረዱ ከተነጋገርንባቸው ሀሳቦች ላይ በመነሳት ጥንካሬዎቻቸውን ያስቀጥላሉ። ድክመቶቻቸውን ደግሞ ያስተካክላሉ ማለት ነው። ስለዚህ ያለብንን ክፍተቶች ለማወቅ የግድ ያስፈልጋል። ክፍተቶቻችንን ብቻ ሳይሆን ጥንካሬዎቻችንንም ለማወቅ የግድ የሚያስፈልግ ነገር ነው። ስለዚህ በስብሰባ ራሳችንን መጠገን ክፍተቶቻችንን ማስተካከል ምክር የምክር ሀሳቦች ካሉን በአካባቢያችን ላሉ ሰዎች መለገስ እንድንችል ያደርገናል። ስለዚህ ስብሰባ በጣም አሪፍ ነገር ነው። የበለጠ ሌላው ስብሰባ ደግሞ በአካባቢያችን የማህበረሰባዊ ስብሰባዎች ሊኖሩ ይችላሉ። ለምሳሌ እድር ይኖራል እቁብ ይኖራል ስለዚህ እነዛን መሰረት በማድረግ ስብሰባዎቹ ሁል ጊዜም በሰፈር ወይም በአካባቢ። በሳምንት አንድ ቀን ይኖራሉ ሁል ጊዜም እሁድ ጠዋት ጠዋት። የመንደር ውስጥ ስብሰባ ይኖራል የአካባቢያችንን ጽዳት ለመጠበቅ ሊሆን ይችላል። በአካባቢያችን የተፈጠረን ያለመግባባት ለመፍታት ሊሆን ይችላል። ያ በአካባቢያችን ያሉ ሰዎችን ለማስታረቅ ሊሆን ይችላል እና በተለያዩ ምክንያቶች የተለያዩ አይነት የስብሰባ መንገዶች ይኖራሉ ማለት ነው። እንደ አጠቃላይ ጥያቄው ጠቅለል ያለ ስለሆነ እንደየአካባቢው የተለያዩ አይነት የስብሰባ ጊዜዎች ይኖሩናል። ስለዚህ በቁጥር ለመግለጽ ያክል የአካባቢው የአካባቢያዊ ስብሰባ ከሆነ በሳምንት አንድ ቀን ሁል ጊዜም እሁድ ስብሰባ አደርጋለሁ። ከአካባቢው ሰዎች ጋር ማለቴ ነው። እንደዚህ እንደዛውም እንደዚሁም ከቤተሰብ ጋር የሚለውን ሀሳብ ከወሰድን በሳምንት አንድ ቀን አርብ ምሽት ላይ የሰብሰባ ጊዜ ይኖረኛል። በመስሪያ ቤት ዙሪያ ግን የሚኖሩ ስብሰባዎች እንደ ሁኔታው የሚወሰኑ ሆነው አስቸኳይ ጉዳዮች ካሉ በቅርብ በቅርብ ስብሰባዎች ይኖራሉ። አልያ ግን በሩብ አመት በግማሽ አመት እና በአመት መጨረሻ ስብሰባዎች ይኖራሉ ማለት ነው። ስለዚህ ይሄ ነው ያለኝ

ምን አይነት ጥቅማ ጥቅሞች አሉ ነው የሚለው? ብዙ አይነት ጥቅማ ጥቅሞች ይኖሩኛል እንደ ሁኔታውና እንደ ጊዜው እንደ አካባቢው ሁኔታ የሚለያይ ቢሆንም። ለምሳሌ እኔ መንግስት ሰራተኛ ነኝ። መንግስት ሰራተኛ እንደመሆኔ መጠን መደበኛ የማከናውነው ስራ አለ ይሄም ስራ ምንድነው? የመደበኛ የስራ ሁኔታዬ ነው። ስለዚህ ይሄንን ስራ የማከናውነው ከ ከሰኞ እስከ አርብ ባለው ጊዜ ነው። ከሰኞ እስከ አርብ ባለው ጊዜ የሚከፍለኝ የገንዘብ መጠን በደሞዜ የሚካተት ሆኖ ነገር ግን ጥቅማ ጥቅም ስንል። በትርፍ ሰዓት ከምሰራው ጋር አያይዘዋለሁ ስለዚህ ለምሳሌ ቅዳሜና እሁድ ገብቼ ስራዬን እንዳከናውን የሚያስገድዱኝ ሁኔታዎች ይመጣሉ። ስለዚህ እነዚህን በጥቅማ ጥቅም ነው። የማካትታቸው ስለዚህ ከጥቅማ ጥቅም ከጥቅማ ጥቅሞቼ መሃል አንዱ ለምሳሌ ቅዳሜ ገብቼ የምሰራ ከሆነ በእያንዳንዱ ሰዓት ከአንድ ዶላር ያላነሰ ክፍያ ይኖረኛል። ስለዚህ በቅዳሜና በእሁድ መሃል እየገባሁ በምሰራቸው ስራዎች ተጨማሪ የሆነ ክፍያ ከደሞዜ ሌላ ይከፈለኛል ማለት ነው ይሄ አንዱ ጥቅማ ጥቅሜ ነው። ሌላው ደግሞ ምናልባትም ከሰኞ እስከ አርብ ከምሰራው ስራ ባሻገር ከአሥራ አንድ ተኩል በኋላ ወይም ከመደበኛው የስራ ሰዓቴ በኋላ እስከ ማታ አምሽቼ በምሰራበት ጊዜ ሌሎች ተጨማሪ ጥቅማ ጥቅሞች ይኖሩኛል ማለት ነው። ስለዚህ ካምፓኒው ወይም የምሰራበት ድርጅት የሚከፍለኝ ክፍያ ደሞዜ እንዳለ ሆኖ በተለያዩ አጋጣሚዎች ከመደበኛው የስራ የስራ ሰዓቴ ውጪ ስራ የምሰራ ከሆነ የተለያዩ ተጨማሪ ጥቅማ ጥቅሞች ይኖሩኛል ማለት ነው። ስለዚህ ጥቅማ ጥቅሞቼ በተለይ በስራ በኩል እነዚህ ናቸው። ከዛ ባሻገር ሌላ በተጨማሪነት የሚነሳ ጥቅማ ጥቅም ለምሳሌ ከስራ ሰዓቴ ውጪ እኔ የምሰራበት ካምፓኒ የኔን እርዳታ ወይም የኔን ስራ የማይፈልግበት የሚሆንበት ጊዜ በቂ ጊዜ ስለሚኖረኝ ሌሎች ጥቅማ ጥቅም የማገኝባቸውን ስራዎች የመስራት አይነት ዝንባሌ አለኝ ማለት ነው። ምናልባት አንዳንድ ጊዜ የኦንላይን ስራዎችን በመስራት ተጨማሪ ገቢዎችን አገኛለሁ እነዚህ ለኔ ከጊዜ ነጻነት አንፃር የማገኛቸው ተጨማሪ ጥቅማ ጥቅሞች ናቸው ማለት ነው። ሌሎች ጥቅማ ጥቅሞች ይሄ ደግሞ ምናልባት አሁንም በቂ ጊዜ የሚኖረኝ ከሆነ ከገበያ ጋር በተያያዘ በተጨማሪም ለምሳሌ ለስራ ፊልድ ሊሆን ይችላል። ለስራ ከሀገር መውጣት ሊሆን ይችላል። የሆነው ቦታ ደርሼ ስመጣ ለምሳሌ የሚሄድበት አካባቢ የሆነ ምርት የሚያመርት ከሆነ እና የትራንስፖርት ወይም ደግሞ የማጓጓዣ አገልግሎት በቀላሉ ማግኘት የምችል ከሆነ እዛ አካባቢ የሚመረትን ምርት በበቂ ሁኔታ በመኪና ይዤ በመምጣት ባለሁበት አካባቢ እነዛን ነገሮች በመለወጥ ተጨማሪ ገቢዎችን ወይም ጥቅማ ጥቅሞችን አገኛለሁ ማለት ነው። ይሄ ብቻ አይደለም በምሰራበት አካባቢ ምናልባትም የተለያዩ ከኮንስትራክሽን ጋር ወይም ከግንባታ ጋር የተያያዙ ስራዎችን በምሰራበት ጊዜ አስፈላጊ የራስን መጠበቂያ ማቴሪያሎች ወይም እቃዎች እንዳገኝ ይደረጋል ማለት ነው። ለምሳሌ የእግር መከላከያ ወይም ሴፍቲ ኢሹ የምንለው የመስሪያ ልብሶች ለምሳሌ ጉዋኖች ሊሆኑ ይችላሉ። ሄድ ሜልት ሊሆን ይችላል ወይም የራስ መከላከያ ኮፍያ ሊሆን ይችላል እና የመሳሰሉትን ጥቅማ ጥቅሞችን የግድ አገኛለሁ ማለት ነው። ከዛ ባሻገር በሌላ በሰፊው የሚነሳው ነገር የመንግስት ሰራተኛ እንደመሆኔ መጠን ለምሳሌ የአመት ፈቃድ ይኖረኛል በአመት ውስጥ የአመት ፈቃድ ይኖረኛል እና የአመት ፈቃዱን የማልጠቀምበት ከሆነ ለምሳሌ በአመት ውስጥ ከስልሳ ቀን ያላነሰ የአመት ፈቃድ አለኝ። አሁን ባለኝ አገልግሎት መጠን ይህንን የፍቃድ ጊዜ ወይም የእረፍት ጊዜ ማልጠቀምበት ከሆነ የእረፍት ጊዜ ማለቴ ነው። ይሄንን ማልጠቀምበት ከሆነ ይሄ ወደ ገንዘብ ይቀየርና የሁለት ወር ተጨማሪ የጥቅማ ጥቅም አገልግሎት ከምሰራበት መስሪያ ቤት አገኛለሁ ማለት ነው። ከዛ በተጨማሪ ክረምት ላይ እንደዚሁ ተጨማሪ ተደራቢ ስራዎች ስለሚበዙ የምስራበት ካምፓኒ ተጨማሪ ስራዎችን ስለሚያዝኝና በእነዛ ስራዎች ውስጥ ስለምሳተፍ ክረምት ላይ ከሚከፈለኝ መደበኛ ደሞዝ በተጨማሪ ሌሎች ተጨማሪ ክፍያዎችን አገኛለሁ ያ ማለት የሁለት ወር ደሞዝ ተጨማሪ ክፍያ አገኛለሁ ማለት ነው። ስለዚህ ብዙ አይነት ጥቅማ ጥቅሞችን አገኛለሁ ከማገኛቸው ጥቅማ ጥቅሞች መካከል እነዚህን ገለጽኩ ማለት ነው። በተጨማሪም ከማገኛቸው ጥቅማ ጥቅሞች አንዱና ትልቁ የስራ ጫና ያን ያክል በማይኖርባቸው ጊዜ በስራ ሰዓት ቢሆን ወጥቼ የግል ስራዬን የምሰራባቸው አጋጣሚዎች ስለሚኖሩ ከጥቅማ ጥቅሞቼ አንዱ የጊዜን በአግባብ መጠቀም ይሆናል ማለት ነው። የጊዜ ጥቅማ ጥቅም አለኝ ማለት ነው

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ወይ የሚል ጥያቄ ነው? ያለው ወደ ሱቅ ከመሄዴ በፊት ዝርዝሮችን የግድ እጽፋለሁ ምክንያቱም በአንድ ጊዜ ወደ ገበያ ስሄድ ብዙ ነገሮችን ገዝቼ መምጣት ነው የምፈልገው። እንጂ በተደጋጋሚ ወደ ገበያ እየሄድኩ ጊዜ ማጥፋት አልፈልግም። ስለዚህ በአንድ ጊዜ ብዙ ነገር የምገዛ ከሆነ ደግሞ የግድ ዝርዝሮቹን መጻፍ ይጠበቅብኛል። ስለዚህ ሁል ጊዜም ወደ ገበያ ወይም ወደ ሱቅ በምሄድበት ጊዜ ከመሄዴ በፊት ዝርዝር እጽፋለሁ ማለት ነው። ስለዚህ ከእነዚህ ዝርዝሮች መካከል ምናልባት ቤት ውስጥ የምንጠቀምባቸው የወር ወጪዎች ሊሆኑ ይችላሉ። የጽዳት መጠበቂያ የተለያዩ እቃዎች ሊሆኑ ይችላሉ። ሁሉንም ቢሆን ገበያ ከሄድኩ በኋላ በብዙ አጋጣሚ እገዛለሁ ብዬ ዝርዝር ሳልጽፍ ከሄድኩ ብዙ ነገሮችን ረስቼ እመለሳለሁ። እና እነዚህን የምረሳቸውን ነገሮች ለማስወገድ ተጨማሪ ጊዜ ላለማባከን ተመልሼ ወደ ሱቅ ላለመሄድ ያለኝ አማራጭ እያንዳንዱን በዝርዝር ጽፌ እሄዳለሁ ማለት ነው። ዝርዝሮቹን እንኳን ስጽፍ ለምሳሌ አንድ አይነት የሆኑ የምገዛቸውን ነገሮች ለምሳሌ የንጽህና መጠበቂያ የምገዛ ከሆነ የንጽህና መጠበቂያ የሆኑ ነገሮችን በሙሉ ለብቻቸው በአንድ እንትን ውስጥ ርዕስ ርዕስ ውስጥ እጽፋቸዋለሁ። እንደገና ምግብ ነክ ነገር ከሆኑ ደግሞ ምግብ ነክ ነገሮችን ለብቻቸው ወይም ደግሞ ከማገኝባቸው አንድ አካባቢ የማገኛቸውን ነገሮች ለብቻቸው እጽፋለሁ ማለት ነው። ለምሳሌ ሌሎች ነገሮችን ፈሳሽ ነገሮችን መጠጥ ነገሮችን ምገዛ ከሆነ እነዛ መጠጥ ነገሮች ሁሉም የሚሸጡባቸው አካባቢዎች አንድ አይነት ቦታ ስለሚሆኑ እነዛ ቦታዎች ላይ በቀላሉ ሄጄ ማግኘት እንዲችል ዝርዝሮቹን በአግባቡ አስቀምጣለሁ ማለት ነው። ለምሳሌ የወር ደሞዝተኛ አንደመሆኔ መጠን አንድ ጊዜ ነው ለወር የሚያስፈልገኝን ነገር ሄጄ ገዝቼ የምመጣው ስለዚህ በወሩ መጨረሻ ልክ ደሞዜን እንደተቀበልኩ የመጀመሪያው ስራ የሚሆነው ወደ ገበያ ወይም ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁ። ለምሳሌ ምግብ ነክ ነገሮችን እገዛለሁ ካልኩ ለምሳሌ የምግብ ነገሮች ወይም የምግብ ዝርዝር ብዬ ከላይ እንደ ርዕስ እጽፍና አሰምርበትና ከታች ለምሳሌ የምገዛው ፓስታ ከሆነ ፓስታ ሞኮሮኒ ሩዝ የተለያዩ ነገሮች ምስር የተለያዩ ነገሮችን ከምግብ ጋር የተያያዙ ከዛ በተጨማሪ አንድ አካባቢ በቀላሉ ላገኛቸው የምችላቸውን ነገሮች በምግብ ዝርዝር ውስጥ ጽፌ እጨርሳለሁ ማለት ነው። ከዛ ቀጥሎ ለምሳሌ የንጽህና መጠበቂያ ነገሮችን መግዛት የሚጠበቅብኝ ከሆነ የንጽህና መጠበቂያ የሚገዙ የንጽህና መጠበቂያ ነገሮችን ብዬ አሰምርና ከታች ምናልባት ሳሙና ከዛ በተጨማሪ ፈሳሽ ሳሙና ሊሆን ይችላል። ከዛ በተጨማሪ ዳይፐር ለህፃናት ሊሆን ይችላል። ከዛ በተጨማሪ ኦሞ ሊሆን ይችላል እነዚህን በዝርዝር አስቀምጣለሁ። ሌሎች ተጨማሪ ነገሮችም ካሉ ልክ እንደዛ ከዛ በተጨማሪ ደግሞ ለተማሪዎች ወይም ለልጆቼ ተጨማሪ የምገዛቸው ነገሮች ካሉ በዝርዝር እነዛን አስቀምጣለሁ። ለምሳሌ ለትምህርት ቤት የሚያገለግሏቸው ነገሮች መግዛት ሊጠበቅብኝ ይችላል እርሳስ መግዛት ካለብኝ እርሳስ ላፒስ እስኪብሪቶ ወረቀት ደብተር መጽሐፍ እነዚህን ለብቻቸው እዘረዝርና እንደገና በተጨማሪ በሌላ ዝርዝር ውስጥ እይዛለሁ ማለት ነው። ከዛ በተጨማሪ ምናልባት ሌሎች ተጨማሪ ነገሮችን ካሉ ወደ ሱቅ ከመሄዴ በፊት በዝርዝር ማስቀመጥ ያስፈልጋል ማለት ነው። ስለዚህ ወደ ሱቅ ከመሄዴ በፊት ሁል ጊዜም የምገዛቸውን ነገሮች በዝርዝር እጽፋለሁ ማለት ነው። የዚህ ነገር ዋናው ጥቅሙ ብዙ ጊዜ ገጥሞኛል እኔ ሳልጽፍ የሄድኩባቸው ጊዜዎች አሉ ባለቤቴ ከነገረችኝ በኋላ እነዚህ እነዚህ ነገሮች ግዛ ካለችኝ በኋላ እነዚህ ቀላል ናቸው። ስለዚህ አረሳቸውም በቀላሉ ሄጄ ገዝቼ እመጣለሁ። ብዬ አስብና ዝም ብዬ ከሄድኩ በኋላ ምናልባትም ከነገረችኝ አምስት ስድስት ነገሮች ሁለቱን ወይም ሶስቱን ረስቻቸው እመጣለሁ ዝርዝሩን ባለመጻፌ ምክንያት ማለት ነው። ስለዚህ ከዛ በኋላ እያካበትኩ የመጣሁት ልምድ ቢኖር ወደ ገበያ ወይም ወደ ሱቅ በምሄድበት ጊዜ ዝርዝር መጻፍ ነው ማለት ነው። ስለዚህ ዝርዝሩን ጽፌ ከዛ በኋላ ነው ወደ ገበያ የምሄደው ማለት ነው። ይሄን ማድረጌ ለብዙ ነገር ጠቅሞኛል አንደኛ ተመልሼ ወደ ገበያ እንዳልሄድ አግዞኛል ማለት ነው። በሁለተኛ ደረጃ ደግሞ ተመልሼ ገበያ በመሄዴ ምክንያት የማባክነውን ጊዜ ቆጥቦልኛል ማለት ነው። ከዛም በተጨማሪ የታክሲ ወጪም አለ አንድ ጊዜ ስሄድ ለአንድ ጊዜ ነው የታክሲ ወጪ የማወጣው። ነገር ግን ሁለት ጊዜ ሶስት ጊዜ በረሳኋቸው ነገሮች ምክንያት በተደጋጋሚ የምሄድ ከሆነ በተደጋጋሚ የታክሲ ወጪ ይኖርብኛል ማለት ነው። ስለዚህ ሁላችንም እንደ ልምድ ልንወስደው የሚገባ ነገር ከዚህ ጉዳይ ጋር ተያይዞ ወደ ሱቅ ከመሄዳችን በፊት ዝርዝር መጻፍ ግድ ይለናል ማለት ነው። ብናደርገው የሚጠቅመን ለራሳችን ስለሆነ ሁላችንም ወደ ሱቅ ከመሄዳችን በፊት ዝርዝር መጻፍ ይጠበቅብናል ማለት ነው። ዝርዝር መጻፍ በጣም ጥቅም አለው ማለት ነው። ጊዜያችንን ይቆጥባሉ

ጊዜህን በደንብ ታስተዳድራለህ ወይ? ነው የሚለው እንዴ በጣም የሚጠየቅ ጥያቄ ነው መጠየቅ ያለበት እና ወሳኝ ጥያቄ ነው። ጊዜያችንን በደንብ ማስተዳደር ካልቻልን በአሁኑ ጊዜ መኖር ትንሽ ከባድ ነው። የሚሆነው ምክንያቱም ጊዜ በፊት በፊት ስለ ጊዜ ስናወራ ጊዜ ወርቅ ነው ነበር የምንለው አሁን ግን ጊዜ ህይወት ሆኗል ማለት ነው። ስለዚህ ጊዜያችንን በደንብ ማስተዳደር መቻል አለብን ማለት ነው። እንዴት ነው ጊዜያችንን በደንብ የምናስተዳድረው የሚለውን ሀሳብ ስናይ። ለምሳሌ የስራ ጊዜ ይኖረናል በነገራችን ላይ ጊዜን በደንብ ማስተዳደር እንድችል እንድችል በትክክል ጊዜን በቀን ውስጥ ያለው ጊዜ መጠቀም እንድችል እኔ ሁል ጊዜም ማታ ወደ አልጋዬ ስሄድ ያ ማለት ለምኝታ ተዘጋጅቼ ወደ አልጋዬ ስሄድ ልክ አልጋዬ ጋር እንደደረስኩ የምትጽፈው አንዱ ትልቁ ነገር ቢኖር ነገ እንዴት ነው ጊዜን የምትጠቀመው ጠዋት ምን እሰራለሁ? ከጠዋት የመጨረሻ የመጀመሪያ ከተግባሬን ካከናወንኩ በኋላ ቀጥሎስ ምን እሰራለሁ ቀጥሎስ ምን እሰራለሁ? በነገ በነገ ውስጥ ወይም በቀጣዩ ቀን ውስጥ ምን አይነት ተግባራትን አከናውናለሁ የሚለው ነገር ሁል ጊዜም ስለሚያስጨንቀኝ። እና ጊዜንም በአግባብ መጠቀም ስለምፈልግ የሚባክን ጊዜ እንዲኖር ስለማልፈልግ እያንዳንዱን ነገር ወረቀት ላይ አሰፍራለሁ ማለት ነው። ስለዚህ ባሰፈርኩት የጊዜ ዝርዝር ወይም የጊዜ ሰሌዳ መሰረት እያንዳንዱን ነገር በአግባቡ አከናውናለሁ ማለት ነው። ስለዚህ መጀመሪያ ጠዋት ተነስቼ ፊቴን ከታጠብኩ መጀመሪያ ማድረግ ያለብኝን ነገሮች ካደረኩ በኋላ የመጀመሪያው ስራ የሚሆነው ቁርሴን መብላት ነው። ቁርሴን ከበላሁ በኋላ ደግሞ ወደ ስራ መሄድ ነው። የስራ ወደ ስራ አካባቢ የሚወስዱን መኪኖች ስላሉ በሰአቱ እነሱ በሚንቀሳቀሱበት ሰዓት ቦታው ላይ መድረስ ስላለብኝ ጊዜዬን በአግባቡ ተጠቅሜ እዛ ቦታ ላይ መድረስ አለብኝ ማለት ነው። ከዛ ወደ ግቢ እገባለሁ ከሁለት ሰዓት ጀምሮ እስከ ስድስት ሰዓት ተኩል ድረስ የማከናውናቸውን ተግባራት በጊዜ ስለሌላ ላይ አስቀምጫቸዋለሁ ማለት ነው። ስለዚህ ባስቀመጥኩት የጊዜ ሰሌዳ መሰረት እያንዳንዱን ተግባራት አከናውናለሁ ልክ ስድስት ተኩል ሲሆን እንደገና አሁንም ወደ ቤት ወደሚመልሱን መኪኖች ወይም የካምፓኒው መኪኖች አካባቢ ተመልሼ መሄድ አለብኝ። ወደዛ እሄዳለሁ እቤት ከደረስኩ በኋላ ምሳዬን የምበላበት ሰዓት ነው የሚሆነው። ምሳዬን በልቼ ከጨረስኩ በኋላ ምናልባት ትኩስ ነገር መጠጣት ካለብኝ ትኩስ ነገር ጠጥቼ አሁንም ተመልሼ ጊዜዬን በትክክሉ በመጠቀም ወደ መኪና አገልግሎት ወደማገኝበት ቦታ ሄድና ወደ ስራየ ገበታ ተመለሽ እሄዳለሁ ማለት ነው። የስራ ተግባራቶቼን እስከ አስራ አንድ ሰዓት ተኩል ካከናወንኩ በኋላ ልክ አስራ አንድ ሰዓት ተኩል ላይ አሁንም ሰርቪስ ወደሚሰጠኝ ወይም ግልጋሎት ወደሚሰጠኝ መኪና እገባና ወደ ቤቴ እመለሳለሁ ማለት ነው። እቤቴ ከተመለስኩ በኋላ እቤት ውስጥ ደግሞ የማከናውናቸው ተግባራት በጊዜ ሰሌዳዬ ላይ ያስቀመጥኳቸው ነገሮች ይኖራሉ ጊዜን ለማስተዳደር በምትጠቀምበት የማስተዳደሪያ ወረቀት ላይ ማለት ነው። ስለዚህ ጊዜን በመጠቀም ወደ ቀጣይ ተግባራቶች እሄዳለሁ ማለት ነው። ምናልባት ልጆች ስላሉኝ ለልጆቼ ማገዝ ያለብኝ ነገር ካለ በጊዜ ስሌዳዬ ላይ እንዳስቀመጥኩት ለምሳሌ ልጆቼን ማስረዳት የሚኖርብኝ ከትምህርትህ ጋር ተያይዞ ያሉ ነገሮች ወይም ደግሞ እነሱን ከመምራት ጋር ባሉ ነገሮች ዙሪያ መስራት ያለብኝ ነገር ካለ በተቀመጠለት የጊዜ ገደብ ወይም የጊዜ ሁኔታ ያንን በመጠቀም ለእነሱ መስጠት ያለብኝን ጊዜ በአግባቡ እሰጣለሁ ማለት ነው። ከዛ በኋላ ደግሞ ከእኔ የተለያዩ የግል ስራዎች የሚጠበቁ የሚሆኑ ከሆነ ወይም ቤት ውስጥ የማገዝ ነገር የሚኖሩ ከሆነ አሁንም ባስቀመጥኩት የጊዜ ስለሄዳ መሰረት እነዛን ተግባራት አከናውናለሁ ማለት ነው። ስለዚህ ጊዜን በደንብ መጠቀም ጊዜን በደንብ በአግባቡ ማስተዳደር ማለት በዚህ ጊዜ ህይወት ማለት ነው። ጊዜያችንን በአግባቡ የማንጠቅም ከሆነ ውጤታማም አንሆንም ማለት ነው ስለዚህ የምናከናውናቸው ተግባራት ምናልባትም ውጤታማ ያልሆኑና አመርቂ ያልሆኑ አሰልቺ የሆኑ ይሆናሉ ማለት ነው። ስለዚህ በዚህ ጊዜ ጊዜን ማስተዳደር ጊዜን በደንብ በትክክል በትክክለኛውና አግባብነት ባለው መልኩ ማሰዳደርን የሚያክል ትልቅ እውቀት የለም ብዬ አምናለሁ። እንደኔ ምክንያቱም ጊዜ ሁሉም ነገር ነው በዚህ ሰዓት ስለዚህ ጊዜያችንን በደንብ ማስተዳደር የግድ የሚያስፈልገን ጊዜ ላይ ነው ያለነው ብዙ ጊዜ እንቸገራለን እንደዚህ አይነት ልምድ ከሌለን እንቸገራለን ስለዚህ ልምድ ካላቸው ሰዎች ጊዜያቸውም በአግባቡ በደንብ ከሚያስተዳድሩ ሰዎች ልምድ መውሰድ ልምድ መቅሰም ይጠበቅብናል ማለት ነው። ስለዚህ ልምድ ካላቸው ሰዎች ጊዜን እንዴት ማሰዳደር እንዳለባቸው ከተረዳን እኛም ደግሞ መረዳት ብቻ ሳይሆን ወደ ተግባር መግባት አለብን ማለት ነው። ስለዚህ ጊዜያችንን በአግባቡ መጠቀም መቻል ወደፊት በእርጅና ጊዜ ከሚመጣ ምሬትና ብስጭት ያድነናል ማለት ነው። ስለዚህ ጊዜያችንን በአግባቡ መጠቀም ግድ የሚለን ጊዜ ላይ ነው ያለነው ስለዚህ ሁላችን ለሁላችንም የምመክረው ጊዜያችንን በአግባቡ መጠቀም የግድ ያስፈልገናል ማለት ነው። ስለዚህ እንጠቀም

አዲስ ቴክኖሎጂ መማር ትወዳለህ? አዎ እንዴ ይሄንን ማን ይጠላል በዚህ ጊዜ ካለ ቴክኖሎጂ ኑሮ ከባድ ነው የሚሆነው እያየን ነው በዚህ በጣም ብዙ የቴክኖሎጂ ውጤቶች ናቸው አለማችንን እየቀየሩ ያሉት ስለዚህ ከዘመኑ ጋር ለመራመድ ሁሉም ሰው አዲስ ቴክኖሎጂ መማር መውደድ መቻል አለበት ብዬ አምናለሁ ምንም ጥርጥር የለውም ለጥያቄው እኔ አዲስ ቴክኖሎጂ መማር በጣም ነው የምወደው ብዙ የቴክኖሎጂ ውጤቶችንም እጠቀማለሁ ከስራዬም ጋር የሚያያዙ ብዙ ነገሮች ስላሉ ስለዚህ አዲስ ቴክኖሎጂዎችን መማር ምንም ጥያቄ የለውም በጣም ነው የምወደው ለምሳሌ በዚህ ጊዜ እያንዳንዱን ነገር ቤታችን ሆነን አለም ላይ ምን እንደሚፈጠር በቀላሉ ማወቅ እንችላለን ያንን ስል ግን ምናልባት ሬድዮ ወይም ቴሌቪዥን ማየት ብቻ ለዚህ አይበቃም ወይ የሚል ጥያቄ ሊመጣ ይችላል እነዛን ብቻ ማለቴ አይደለም አሁን በዚህ ሰዓት የተለያዩ አይነት ፕላትፎርሞች አሉ በቤታችን ቁጭ ብለን የአለምን ሁኔታ የምንከታተልባቸው መንገዶች አለማችን ውስጥ ምን አዲስ ነገሮች እንዳሉ የሚያሳዩ ስለዚህ አዲስ የቴክኖሎጂ አዲስ ቴክኖሎጂ መማር በጣም ነው የምወደው ማለት ነው። በዚህ ሰዓት እያየን ነው የተለያዩ ሮቦቶች እየተሰሩ ነው። የተለያዩ አዳዲስ ነገሮች ወደ አለማችን እየመጡ ነው። በእነዚህ ነገሮች ዙሪያ ላይ እውቀት እንዲኖረን ግድ ይላል ምክንያቱም ብዙ ጊዜ ቴክኖሎጂን የማንጠቀም ከሆነ ወደኋላ የቀረን አይነት ሰዎች ነው የምንሆነው ስለዚህ ቴክኖሎጂ መጠቀምን ያክል ምንም አይነት ነገር የለም ስለዚህ ቴክኖሎጂ መጠቀም ለራስም ስንል ለሀገራችንም ስንል ለሁላችንም ለቤተሰቦቻችን ለልጆቻችንም ስንል አስፈላጊ ነገር ነው ምናልባት እኛ በዚህ ሰዓት ብዙ ቴክኖሎጂን ተጠቅመን ቴክኖሎጂን ወይም የቴክኖሎጂ ውጤቶችን ተጠቅመን መጥተን ላይሆን ይችላል ግን አሁን በዚህ ሰዓት ብዙ ቴክኖሎጂዎች እየመጡ ስለሆነ ምናልባትም ልጆቼ ለምንድነው ይሄን ነገር የማትነግረኝ ለምንድነው ይሄን ነገር የማታስረዳኝ የሚል ጥያቄ ሲመጣ እኔ በቂ ምላሽ ልመልስ የመጀመሪያውን ምላሽ ልመልስ የግድ ነው ምናልባት ከቴክኖሎጂው ጋር የተዋደደ ሌላ ሰው ያን ትምህርት እንዲሰጣቸው ላደርግ ይችል ይሆናል ግን መጀመሪያ መጀመሪያ ከእኔ የሚጠበቁ ነገሮችን ለልጆቼ ማድረግ ይጠበቅብኛል ያ ማለት ቴክኖሎጂው የሚያመጣቸው ጥሩ ነገሮችም መጥፎ ነገሮችም ወይም ከቴክኖሎጂው ጋር ተያይዞ የሚመጡ ጥሩ ነገሮችም መጥፎ ነገሮችም ሊኖሩ ይችላሉ ስለዚህ እነዛን ነገሮች ለማስተካከል ወይም ደግሞ ልጆቻችን የሚከታተሏቸውን ፕሮግራሞች ቴክኖሎጂ አመጣሽ የሆኑ ነገሮችን ለማየት እና ለመከታተል የግድ እኛ ራሳችንን ከቴክኖሎጂው ጋር ማቆራኘት መቻል አለብን ማለት ነው ስለዚህ ለዛ ነው ቴክኖሎጂ መማር በጣም የምወደው ማለት ነው። በቴክኖሎጂው ምክንያት የመጡ ነገሮችን መጋፈጥ ስለምፈልግ ማለት ነው ስለዚህ ቴክኖሎጂው ያመጣቸውን ትሩፋቶች ለልጆቼ በምን አይነት መልኩ ማስተላለፍ አለብኝ የሚለው ነገር ሁል ጊዜም ስለሚያስጨንቀኝ ቴክኖሎጂ ያመጣቸውን ነገሮች በአግባቡ መጠቀምም ስላለብኝ ቴክኖሎጂውን ካልተጠቀምኩ ከአለም አሁን ካለው አለም ጋር እኩል መራመድ እንዳልችል የሚያደርገኝ ሁኔታም ሊመጣ ስለሚችል ከዚህ አንፃር ብቻ ሳይሆን ቴክኖሎጂን መማር ለውስጤ እርካታና ደስታን የሚሰጠኝ ስለሆነ ያ ብቻም አይደለም በተጨማሪም ደግሞ ህይወቴንም የሚያቅል ነገር ስላለው ቴክኖሎጂን መማር ሳይታለም የተፈታ ነው ማንኛውም ሰው ሊወደው ይችላል ብዬ አምናለሁ እንደኔ እንደኔ ግን የምስራበት መስሪያ ቤትም ብዙ ጊዜ ከቴክኖሎጂው ጋር የተዋቀረ ስለሆነ ቴክኖሎጂ መማር በጣም ወሳኝ ነገር ነው ብዬ አምናለሁ። ከቴክኖሎጂው ጋር መሄድ በራሱ ራሱን የቻለ ትልቅ እውቀት ነው። ብዬ አምናለሁ እራስን ነገሮች እንዳመጣጣቸው ቅርጽ መስጠት መቻል ማለት ነው ስለዚህ ቴክኖሎጂን መማር የሁላችንም ፍላጎት እና የሁላችንም ስሜት ሊሆን ይገባል ብዬ አምናለሁ ምክንያቱም በቴክኖሎጂው ምክንያት የመጡ ብዙ ጥቅሞች እንዲቀሩብን አይገባም ማለት ነው ለምሳሌ ቴክኖሎጂን መጠቀም ባልችል ኖሮ አሁን እዚህ በተዘረጋው ፕላትፎርም ላይ ይህንን ሀሳብ እና ይህንን የጥያቄ መመለስ ባልቻልኩ ነበር ስለዚህ ቴክኖሎጂውን መጠቀም መቻሌ በመቻሌ ምክንያት ያ ብቻ ሳይሆን ቴክኖሎጂ የመማር ፍላጎቴ ከፍተኛ በመሆኑ ወይም ደግሞ ቴክኖሎጂን መማር በመውደዴ ምክንያት እዚህ አሁን በተዘረጋው ፕላትፎርም መጥቼ ሀሳቤን እየሰጠሁ ነው ማለት ነው ይህንን ያስቻለኝ ለምንድነው ፍላጎቴ ወደ ቴክኖሎጂው ከፍተኛ ስለሆነ ማለት ነው ስለዚህ በዚህ ቴክኖሎጂ የመማር ፍላጎቴ ላይ መሰረት በማድረግ ብዙ ነገሮችን በቴክኖሎጂው አማካኝነት አከናውናለሁ ብዙ ፕላትፎርሞች ላይ እሳተፋለሁ የራሴ የሆኑ ፔጆችም አሉኝ ስለዚህ ዩቲዩብ ቻናል ሁሉ አለኝ ስለዚህ ይሄ የሚያሳየው ምንድነው ቴክኖሎጂውን መማር የመማር ትልቅ ፍላጎት እንዳለኝ እና ቴክኖሎጂን መማር በጣም አዲስ ቴክኖሎጂን በተለይ መማር በጣም እንደምወድ የሚያሳይ ነው ማለት ነው ስለዚህ አዲስ ቴክኖሎጂ መማር እወዳለሁ ማለት ነው። ስለዚህ ሁላችሁም አዲስ ቴክኖሎጂ